ጢም ታቆያለህ ፂምህን ታቆያለህ ሳትላጭ ታቆያለህ ለማለት ይመስለኛል። ሳስበው በሚገርም ሁኔታ እኔ ጺሜን ቶሎ ቶሎ ጺሜን ሳይሆን ፀጉሬንም እንደ አጠቃላይ ቶሎ ቶሎ መቆረጥ የማልወድ ሰው ነኝ። እና ጺሜን አሳድጋለሁ። እንደውም ስራ ቦታ አለቆቼ አንዳንዴ ፂምህ አደገ ምንድነው? አትቆረጥም ምናምን ይሉኛል። ስለዚህ እኔ ጺም ማሳደግ ደስ የሚለኝ ሰው ነኝ።

መዋኘት ትችላለህ መዋኘት ትችላለህ? አይ ማግኘት እኔ አልችልም በጭራሽ ዋና አልችልም ያደኩበት አካባቢ። ብዙም ወንዝ የለም ውሃ ወራጅ ውሃ አንዲሁ የቆመ ውሃ አምናየው ክረምት ላይ ብቻ ስለሆነ። ክረምት ላይ ደግሞ ቢዚ ስለሆን አንዋኝም ስለዚህ በጋ ላይ ወንዝ ቢኖር እንዋኝ ነበር። ግን ዋኝ አላውቅም ዋና አንችልም

እሽ በቤተሰብ ምን ያክል በዓላትን ታከብራላችሁ? እሺ ብዙ ናቸው። እንዘርዝራቸው አዲስ አመት አለ። ከዛ ይቀጥላል ገና አለ። ከዛ ጥምቀት አለ። ከዛ ትንሳኤ አለ። እንግዲህ ዋና ዋና የሚባሉ ስንት ናቸው? ማለት ነው አራት ናቸው። ማለት አዲስ አመት ገና ጥምቀት እና ትንሳኤ። እኒህ ከቤተሰቦቼ ጋር የማከብራቸው ትልልቅ በዓላት የሚባሉት ናቸው። በኛ